እርዳታ እፈልጋለሁ። ለሚለው አዎ እርዳታ እንግዲህ ሲፈለግ የተለያየ እግር አቅም ሲያንሰኝ ሊሆን ይችላል። ወይም ደግሞ የተለያዩ ድጋፍ የሚያስፈልጉ በገንዘብም፣ በጉልበትም ድጋፍ ስያስፈልግ እርዳታ እፈልጋለሁ። እንላለን በተለያየ በመጠንም በብርም በሁሉም ነገር እርዳታ ሲያስፈልግ እርዳታ እፈልጋለሁ። ብለን እንናናለን ማለት

ባቡር መጓጓዣ ነው ባቡር እንግዲህ ከአንድ ቦታ ወደ አንድ ቦታ የሚወስድ መጓጓዣ አይነት ነው። የሰው መጓጓዣ ባቡር አለ። የእቃ ማጓጓዣ ባቡር አለ። እና ባቡር አንዱ የመጓጓዣ አይነት አንዱ መጓጓዣ እንለዋለን ባቡር ያጭር አለ የሰርቪስ ባቡር አለ። የረጅም አለ እና መጓጓዣ ነው

እግር እግር እንግዲህ ብዙ አይነት እግር አለ የቀኝ እግር የግራ የእግር የሚባል አለ እግር እንግዲህ የሰው እግር አለ የከብት የእንስሳት እግር አለ የቤት እንስሳት እግር የዱር እንስሳት እግር ይባላል እግር ባለ ሁለት እግር አለ ባለ አራት እግር አለ። ለምሳሌ ባለ ሁለት እግር ሰው አለ ዶሮ እነዚህን የመሳሰሉ ባለ ሁለት እግር እንላለን። ሌላ ደግሞ ባለ አራት እግር እንስሳቶች ለምሳሌ ከብት ላምበሬት ልንል ፈረስ አህያ ባለ አራት እግር ማለት ነው። እነዚህ እነዚህ እግር እነዛ ነው

ልምድ እንግዲህ ልምድ ሲባል ብዙ አይነት ብዙ ብዙ ጊዜ የሰራ ሰው አንድን ስራ ብዙ ጊዜ የለመደው የሰራ ሰው። ስለዛ ስራ ልምድ አለው እንላለን እና። ልምድ ማለት ያንን የሚሰራውን ስራ በደንብ አጣጥሞ ከሰራው ያ ሰው ልምድ አለው ማለት ነው። ብዙ ጊዜ እዛ ስራ ላይ ከቆየ ከሰራ ልምድ እንላለን ልምድ አለው እንላለን

ደንበኛ ማለት እንግዲህ ብዙ አይነት ደንበኝነት አለ ደንበኛ የእቃ ደንበኛ አለ የመታዘዝ ደንበኛ አለ። ደንበኛ ማለት ታዛዥ እንደገና የሚገዛ ነጋዴ ተሆንኩ። ለምሳሌ የኔን እቃ ብዙ ጊዜ የሚገዛ ከሆነ እየመጣ ያ ለእኔ ደንበኛዬ ነው እላለሁ። እና ደንበኝነት ብዙ ጊዜ መገናኘት መቆራኘት እና በቃ መጠየቅ ያያ ደንበኝነት ያስበላል።